ስማርት ፎን ትመርጣለህ ትጠቀማለህ? አዎ ስማርት ፎን እጠቀማለሁ ለምን እጠቀማለሁ ያው አንዳንዴ የተለያዩ ቪዲዮዎችን ሪከርድ ለማድረግ በቃ አለ አይደል እንደዚህ እንትኖች ቲክቶክ ኢንስታግራም ዋትሳፕ የተለያዩ ነገሮችን ለመጠቀም ያው ስማርት ስልክ የተሻለ ስለሆነ ከሌሎች ስልኮች የተሻለ እሱን

መዝገቦችን ታስቀምጣለህ? አዎ አስቀምጣለሁ መዝገቦችን ማስቀመጥ ለዳታ ማ ለመያዝ አንዱን ከአንዱ ለመለየት ለወደፊት ደግሞ የተሰራና ያልተሰሩ መረጃዎችን ለማወቅ፣ የተለያዩ ፔይመንት ክፍያዎች በሰአቱ ተከፍለዋል አልተከፈሉም የሚለውን ለማወቅ እንዲሁም ሌላ ደግሞ አስፈላጊ የሆኑ ጥያቄ ልጠየቅ ስለምችል ከሀላፊዎች ያው ያንን ነገር እንትን ለማለት እነዚህን ነገሮች እይዛለሁ።

የትኛውም ወቅት ትወዳለህ እኔ ከወቅቶች ሁሉ ከአስራ ሁለቱ ወራቶች የትኛውም ወቅት ትወዳለህ? ብትሉ የመስከረም ወቅተን በጣም ነው የምወደው እንደሆነ ታውቃላችሁ ያው አደያ አበባ ይፈነዳል እንደዚህ አበባዎች ምናምን። ልጆች ወደ ትምህርት ቤት ይሄዳሉ። ሁሉም ነገር በዛ ወቅት ያለ ነገር ለኔ በጣም ደስ የሚለኝ ወቅት ነው እና የምወደው። የጸደይ ወቅትን እመርጣለሁ

የስራ አሰራሮችን ትከተላለህ? አዎ እከተላለሁ። የስራ አሰራሮችን መከተል ለምን ይጠቅማል መሰላችሁ? ስራን በወቅቱ ለመስራት የስራ ቅደም ተከተሎችን ለይቶ ለመያዝ እና አንዱን ስራ ከአንዱ ለማስቀደም የትኛው መቅደም እንዳለበት ለመለየት ለእንደተለያየ ነገር ስለሚያገለግል። የስራ ቀደም ተከተሎችን እከተላለሁ

የይለፍ ቃልህን ትጠቀማለህ? አዎ የይለፍ ቃልን እመርጣለሁ፤ እጠቀማለሁ። ለምን ያው የይለፍ ቃል ለምሳሌ እንግሊዘኛ በአማርኛ፣ አፋን ኦሮሞ፣ በትግርኛ፣ በሌሎችም ቋንቋዎች ስለሆነ ያው እኔ የምፈልገውን እኔ የይለፍ ቃል እመርጥና መርጬ እጠቀማለሁ። የምጠቀመው ደግሞ ምንድነው እኔ በምችለው ቆንቆ በምችለው እንትን ለመጠቀም ስለምፈልግ ነው የለፍ ቃልህ ቃል የምጠቀመው

ነገሮችን በስራአት ታስቀምጣለህ አዎ አስቀምጣለሁ ለምን በስራአት አስቀምጣለው ያው አንዱን ከአንዱ ለመለየት ኦርጋናይዝ ለማድረግ። ያው ለመለያየት እንዲሁም ለሰዎች ደግሞ በአስፈልጊ ጊዜ። የቱ ነገር ከየትኛው የቱ ሀሳብ ከየትኛው የቱ እቃ ከየትኛው የሚለውን ለይቶ በተለያየ ሰንዶ ማስቀመጥ ነገሮችን ለይቶ ለመስጠት ስለሚጠቅም እንደዛ እደርጋለሁ

በእግር ምን ያህል ርቀት መሄድ መሄድ ትችላለህ? እኔ በእግር ያው ማክሲመም እንደው ይመስለኛል አስራ ሰባት ኪሎ ሜትር ምናምን ሄጄ አውቃለሁ መሄድ እችላለሁ። እና ከዛ በላይ እንኳን እኔ ያን ያክል እግር ጉዞ ጎበዝ የሚባል ሰው አይደለም አስራ ሰባት ኪሎ ሜትር እንደምታውቁት በጣም ያን ያክል ብዙ የሚባል አይደለም። እኔ በኔ እይታ በጣም ትንሽዬ ነች ስለዚህ እኔ ከዛ በላይ መሄድ ብዙም ፍላጎትም የለኝም። እና መሄድ ምችል ይሄን ያህል ኪሎ ሜትር ነው አስራ ሰባት ኪሎ ሜትር ነው። ከዛ የተሻለ እንኳን እኔ መሄድ ብዙም ፍላጎት እንትኑም የለኝም። እና መሄድ እችላለውኝ ግን ከአስራ ሰባት ኪሎሜትር በላይ

ማታ በምን ሰዓት ትገባለህ? አው እኔ በምን ሰዓት እገባለው መሰለህ ኖርማሊ አስራ ሁለት ሰዓት አስራ ሁለት ተኩል እገባለሁ። ከጓደኞቼ ጋር ያው ከስራ መልስ ትንሽ ሪላክስ አደርጋለሁ ቤተክርስቲያን እሳለማለሁ። የተለያዩ ቦታዎች ወክ አደርግና ከዛ አስራ ሁለት አስራ ሁለት አስራ ሁለት ተኩል አካባቢ ቤቴ እገባለሁ።

በብእር ወይንስ በእርሳስ ትጽፋለህ? አይ እኔ ብዙ ጊዜ በብእር መጽሐፍ ደስ ይለኛል እርሳስ በርግጥ ለልጆች ነው የሚሆነው። ለምን ስህተትን? ስህተት ሰው በተሳሰተ ጊዜ ስህተቱን ለማረም ለማጥፋት እና እንደገና ፕራክቲስ ለማድረግ እርሳስ አሪፍ ነገር ነው። ግን እኔ አሁን በጣም ማቹርድ እና አበብ ሰላሳ አመት ስለሆነኝ። ብእር ነው የምትጠቀመው እርሳስም ቢጠቀም ሰው አድቫይዜብል ነው። ግን ያን ያክል እኔ አስተዋይ ነኝ ለስህተት የምደረግ ሰው አይደለሁም ብዬ ስለማስብ። እርሳስ ከመጠቀም ይልቅ

የቅጥር ሂደት እንዴት ነው? ቅጥር ያው በሁለት አይነት መንገድ የመንግስት እና የግል ቅጥር አለ። እና ምን አለ መሰላችሁ የግል ቅጥር ብዙ ጊዜ እንዴት ይሆናል መሰላችሁ? ብዙ ጊዜ ሰዎቹ የሚፈልጉትን በዘመድ በጓደኛ በተለያየ እንደዚህ አይነት በቅርርብ ነው የሚሰሩት። ግን የመንግስት ግብ የሚባለው ግን ፌርነስ ያለበት ሰው ማሟላት የሚገባው የትምህርት ዝግጅትም ሆነ ኤክስፒሪያንስ እና ሌሎችን ማሟላት ያለበትን ነገር ተከትሎ ነው። የቅጥር ሂደትን እሚገባው እና

የህዝብ ማመላለሻ ትጠቀማለህ አዎ የህዝብ ማመላለሻ እሰ ሰርቪስ እኔ ከቤቴ ግቢ ከግቢ ከስራ ቤቴ ምመላለስ ራሱ በህዝብ ማመላለሻ እ ነው የምጠቀመው። አዎ የህዝብ ማመላለሻ ማመላለሻ ትጠቀማለህ የሚለው አዎ እጠቀማለሁ። ለምን እጠቀማለሁ ስራ በጊዜ ለመግባት ለመውጣት። ስራዬን በአግባቡ ለመስራት ያው የህዝብ ማመላለሻ

ኦኬ በምን ትመገባለህ እኔ በምን እመገባለሁ መሰላችሁ ምን ዳይሊንግ ቴብል ልበላችሁ መመገቢያ ቴብል። አለ ያው ሰርቪስ ደግሞ እኔ በተለይ በትልቅ ትሪክ ከምመገብ እንደው በትንሽዬ ሰርቪስ ብጠቀም ደስ ይለኛል እና የምመገበው በዛ ነው። እንዲሁም ደግሞ ምግቡን ያው በእጄ ነው የምመገበው እንደ አንዳንድ ሰዎች ያው እጅ ንክኪ ምናምን ስለሚሉ ያው በማንኪያ በምናምን የሚመገብ ሰው አለ። እኔ በእጄ ነው

ካለህ እንዴ በስልክ አሁን እኮ ዘመኑ ተቀይሯል እንዴ በስልክ ነው ብዙ ነገሮች እኮ የሚላኩት እንዴ ደረቅ ነው የሚፈልጉ ምን መሰላችሁ? እንደዚህ አስቤዛ ገበያ አሁን ለምሳሌ ሽንኩርት ጎመን እንደዚህ አንዳንድ ነገሮችን ለመግዛት ካልሆነ በስተቀር ብዙ ግብይቶች በስልክ ነው። ስለዚህ እኔ በስልክ ገንዘቤን ገንዘብ እልካለሁ። እቀበላለሁ እና ስልክ ገንዘብ። በስልክ መላክ በጣም ጥሩ ነው። ያው ቴክኖሎጂንም አዳፕት ማድረግ እኮ አለብን አሁን ኦንላይን ይሄ ምንድነው? ቢዝነስ ራሱ እንደዚህ አሁን እንደዚህ አስቤዛ ገበያ ካልሆነ ብዙ ነገሮች አሁን ቡቲክም ሂደን። እንደዚህ የተለያየ ቦታአሁን ልብስ ለመግዛት ሱሪ ለመግዛት። እንደዚህ ለምሳሌ ትልልቅ ነገሮችን ለማድረግ አሁን ላይ በቃ ይቅር ኢቭን አሁን እኛ በ

ልብስ ምን ያህል ጊዜ ታጥባለህ? ልብስ ምን ያህል ጊዜ አጥባለሁ መሰላችሁ? በወር እኔ በጣም አሁን ሰለቸሁኝ ያው እድሜዬም ትንሽ ተ እየሄደ ስለሆነ መሰለኝ በወር። በጣም ቢበዛ ሁለት ቀን ከዛ ውጪ ባጥም እኔ በጣም ሰልችቼ እንደ ስራ ስለምየው

ሩዝ ትወዳለህ ሩዝማ እንዴ? በደንብ እወዳለሁ እንደው አሁን ስራው ስለሚያሰለቸኝ ያው ሚስቴም እዚህ አብራኝ ስለማትኖር። ያው በቃ ቀኑ ምናምን ስለሚያሰለች ነው እንጂ ሩዝንማ በስመአም ስጎውን በደምብ ሰርቶ ሩዝ መጠቀም በጣምኮ ደስ ይላል በተለይ ቁርስ ሰዓት በፍቅኔ ሩዝ ሩዝ መጠቀም በጣም ነው የምወደው። ግን ያው እንደምፈልገውና እንደምወደው ግን ያን ያክል ብዙ እየተጠቀምኩት አይደለም